የቤት እንስሳ አለህ ብለህ ለጠየከኝ ጥያቄ አዎ አለኝ። እኔ የቤት እንስሳ ውስጥ ውሻ ነው ያለኝ። ውሻ ከቤት እንስሳት ውስጥ ሰዎችን በመቅረብ በጣም የታወቀ ነው። እና ከእንስሳቶች ውስጥ ሁሉ ከቤት እንስሳት ውስጥ ማለት ነው ከእነሱ ውስጥ ሁሉ ለሰው ልጅ የሚታዘዝ እና ከሰው ልጅ ጋር የሚግባባ የእንስሳ አይነት ነው። ስለዚህ ውሻ ለሰው ልጆች ንብረትን በመጠበቅ ከፍተኛ አገልግሎት ይሰጣል። ስለዚህ ውሻ በጣም ጥሩ ነው ብዙ ሰዎች ውሻን እያሳደጉ ንብረታቸውን ይጠብቃሉ ማለት ነው። ስለዚህ ለእንስሳቶች ያለን ግንዛቤ ከፍተኛ መሆን አለበት። እንስሳቶች ስናይ አብዛኛው ጊዜ እኔ ባለሁበት አካባቢ እቤት ከሚያሳድጉት ውጪ መንገድ ላይ የሚያታዩ ውሾችን በድንጋይ በመምታት ጉዳት ያደርሱባቸውን ማለት ነው። ይሄ ነገር ለየእንስሳት መብት ለሀገራችን ባይጠበቅም እንስሳቶች ምንም ስለማያውቁ ልንንከባከባቸው ይገባል ብዬ ነው የማምነው። አመሰግናለሁ።

መብራት ሲቆረጥ ምን ታደርጋለህ ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነበረ። አሁን ምላሹን እሰጣለሁ እኔ መብራት ሲቋረጥ የማደርገው ነገር ወደ መብራት ሀይል ቢሯቸው ድረስ ሄድና መብራት እንደተቋረጠብኝ አሳውቃለሁ ማለት ነው። ካስመዘገብኩት በኋላ። መብራት እንዴት እንደተረቋጠብኝ ከጠየቁኝ በሆላ በክፍያ ምክንያት ከሆነ ከፍየ ከነ ቅጣቱ ከከፈልኩ በሆላ እንዲቀጠልልኝ ደግሞ ረፖርት አደርጋለሁ ማለት ነው። በዛ መሰረት የተቋረጠው መብራት እንዲቀጠልልኝ በተደጋጋሚ በመመላለስ እንዲሁም በመደወል አስፈጽማለሁ ማለት ነው። እንዲህ አይነት ጥያቄ ስለጠየከኝ አመሰግናለሁ።

በቀን? ምን ያህል ውሃ ተጠጣለህ ብለህ ለጠየቅኝ ጥያቄ ምላሽ ለመስጠት ነው እኔ አብዛኛው ጊዜ ሲጠማኝ እንጂ ውሃ የምጠጣ ሰው አይደለሁም። ግን እንደ ሳይንስ እንደሚለው ከሆነ አንድ ሰው በቀን ሁለት ሊተር መጠጣት አለበት ማለት ነው። ስለዚህ ለጤናችን ለደም ዝውውር ሲባል ውሃ በጣም አስፈላጊ ነው። ውሃ መጠጣት ለጤናችን ለደም ዝውውር እንዲሁም ኩላሊት ለኩላሊት እጥበት ይሆናል ተብሎ ይገመታል። አብዛኛው ጊዜ ወ ስፖርተኞች በተደጋጋሚ ውሃ ሲጠጡ ይታያል። አንዳንድ ሰዎች ግን እኔንም ጨምሮ ማለት ነው። ካልጠማን ውሃ አንጥጣም ማለት ነው። ግን ውሃ ለሰውነታችን ለደም ዝውውር በጣም አስፈላጊ ስለሆነ እንዲሁም ላብ የሚተካው ከውሃ ስለሆነ ውሃ በተደጋጋሚ መጠጣት አለብን ማለት ነው። ይሄንን ጥያቄ ስለጠየከኝ አመሰግናለሁ።

ቅሬታህን እንዴት ታስተናግዳለህ ለሚለው ጥያቄ ምላሽ ለመስጠት ነው? እኔ በምሰራበት መስሪያ ቤት ውስጥ ቅሬታ የማስተናግደው በቃልም በጽሁፍም ሰራተኞች ለኔ እንዲሰጡኝ አደርግና እኔ መፍታት እምችለውን ቅሬታ እፈታለሁ። ከእኔ አቅም በላይ የሆነውን ቅሬታ ወደ ዋናው ቢሮ እልክና መፍትሄ እና መፍትሄ እንዲሰጥ አደርጋለሁ ማለት ነው። ስለዚህ ቅሬታዎች እንዳይኖሩ ከሰራተኞች ግልጽ መነጋገር ያስፈልጋል ብዬ አምናለሁ። በሳምንት አንዴ ስብሰባ በምናካሂድበት ምክብ በዛ ሁኔታ ቅሬታዎችና ሀሳብ አስተያየት ካላቸው ሰራተኞች አስተያየታቸውን እንዲሰጡ እጠይቃቸዋለሁ። እንዲሁም በየሩብ በየሩብ ወራት በየሩብ አመቱ የሰራተኞች ግምገማ አለ በሰራተኞች ግምገማ ወቅት ቅሬታና አስተያየት እንዲሁም ሀሳባቸውን እንዲገልጹ አደርጋለሁ ማለት ነው። ቅሬታ በቆየ ቁጥር ከሰራተኞችም ሆነ ከተለያዩ ከተማሪዎችም ከደንበኞችም ከፍተኛ ችግር ያመጣል ማለት ነው። ቅሬታቸውን እንዲናገሩ እና ያንን ቅሬታ ቅር የሚላቸውን ነገር መፍትሄ በጋራ ለመስጠት እጠይቃለሁ ማለት ነው። እንደዚህ አይነት አሰራር በጣም ጥሩ ነው። ሰው የሰው ልጅ ቅሬታ ደስተኛ ደስተኛም እንደሚሆነው መጠን ቅሬታ ይኖረዋል ማለት ነው። ቅሬታውን ካሳወቀን ያንን ቅሬታ ተቀብለን ማስተካከል ያስፈልገናል ማለት ነው። ቅሬታቸውን በቀጥታ በጽሁፍ ቀጥታ በቃል መስጠት እማይፈልጉና እሚፈሩ ከሆነ በጽሁፍ በተለያዩ ሰዎች ጽሁፍ አድርገው እንዲሰጡ ማድረግ ነው። እንዲሁም ቅሬታ ሲሰጡ ምንም አይነት ፍራቻ እንዳይኖር ምንም አይነት ከእነሱ ጋር የተያያዘ ነገር እንደማይኖር በማሳወቅ ቅሬታቸውን ብቻ እንዲሰጡ ማድረግ ይቻላል። በወረቀትም ቢሆን ስማቸውን ሳይጽፉ ቅር የሚላቸው ነገር ተቋሙ ላይም ሆነ በግልም ደረጃ በመስተንግዶ በጸባይ በተለያዩ ነገሮች ቅሬታቸውን እንዲገልጹ ማድረግ ያስፈልጋል። ምክንያቱም ከእነሱ ቅሬታ በመነሳት ቅር ያላቸውን ነገር መፍትሄ ለመስጠት ብቻ ነው ዋና አላማው መሆን ያለበት እንጂ። ያንን ሰራተኛ ወይንም ደንበኛውን ቅሬታ ለምን ተናገርክ ተብሎ ያንን ቅሬታ ስለተናገረ እሱን ለመበቀል አስፈላጊ አይደለም። ስለዚህ ቅሬታውን ከቅሬታው በመነሳት ቅር ያለውን ሰው ቅር እንዳይለው ማሰኘት ነው እሚያስፈልገው። ስለዚህ እንደዚህ አይነት ጥያቄ ስለጠየቀኝ በጣም አመሰግናለሁ።

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ብለህ ለጠየከኝ ጥያቄ ምላሽ ለመስጠት ነው? አዎ አብዛኛው ጊዜ ወደ ሱቅ ከመሄዴ በፊት የምገዛቸውን እቃዎች ዝርዝር እጽፋለሁ ምክንያቱም ብዙ ጊዜ የምገዛቸውን እቃዎች ማስታወሻ ባለመያዜ ምክንያት እረሳለሁ ማለት ነው። የተወሰነውን ገዝጄ የተወሰነውን ሳልገዛ የምመጣበት ጊዜ ብዙ ናቸው ማለት ይቻላል። ስለዚህ እኔ ማስታወሻ መያዝ ያስፈልጋል ብዬ የምገዛቸውን እቃዎች አንድ ብቻ የምገዛ ከሆነ እሱን አስታውሳለሁ ከዛ በላይ አንድ ሁለት ሶስት እቃዎች በላይ የሆኑ እቃዎችን ለመግዛት የማስብበት ጊዜ ማስታወሻቸውን ጽፌ እሄዳለሁ ማለት ነው። ወደምገዛበት ቦታ ሱቅ ስትሄዱ ማስታወሻ መያዝ በጣም አስፈላጊ ነው ምክንያቱም እንዳትረሱ ይጠቅማችኋል ማለት ነው። በድግግሞሽ ወደ ሱቅ ከመሄድ እንዲሁም ላልተፈለገ ወጪዎች ስለሚዳርግ ማስታወሻ መያዝ ያስፈልጋል እንዲህ አይነት ጥያቄ ስለጠየከኝ በጣም አመሰግናለሁ።

ዜና በመስመር ላይ ታነባለህ የሚለው ጥያቄ ምላሽ ለመስጠት ነው አዎ አብዛኛው ጊዜ የዩቲዩብ ቪዲዮ በመልቀቅ እንዲሁም የዜና ቻናሎች ነበሩኝ ከዚህ በፊት በዛን ጊዜ ላይ በዜና በመስመር ላይ የማንበብ ሙከራዎችን ለተወሰን ግዜ ከዚህ በፊት አመልክቻለሁ ስለዚህ የተወሰነ የዩቲዩብ ቻናልም ከፍቼ ዜና የማንበብ ስራ ጀምሬ ነበር ግን ውጤታማ አልሆንኩበትም ምክንያቱም በዜና ቻናል ሲሰራ ቀን በቀን ቪዲዮችን መረጃዎችን አሰባስቦ አጠናክሮ መልቀቅ ያስፈልጋል ስለዚህ እኔ በተከታታይነት ይሄንን ስራ ስላልሰራሁ ውጤታማ አልሆንኩም ማለት ነው። እንደዚህ አይነት ጥያቄ ስለጠየከኝ አመሰግናለው።